ሽማግሌዎችን የማከብርበት መንገድ ሲመጡ ተነስቼ እቀበላለው። በትራንስፖርት ቅድሚያ ለእነሱ እሰጣለው። ሰልፎች በሚኖሩበት ሰዓት እነሱ ቀድሞ እንዲሰለፉ አደርጋለሁ። መንገድ ስንገናኝ ወግቤን ዝቅ አድርጌ ሰላም ናችሁ እንዴት ናችሁ ብዬ ነው ሰላምታ የምለዋወጠው። በእኛ ባህል ሽማግሌ የሚከበርበት መንገድ ይሄ ነው እላለሁኝ።